ከስራ ባልደረቦቼ ጋር ጥሩ ግንኙነት አለ? ይላል ጥያቄው በሚገባ በነገራችን ላይ እኔ የኔ ፀባይ ከሰዎች ጋር ያለኝ በጣም ጥሩ የሚባል ግንኙነት አለኝ እና ከስራ ባልደረቦች አልፎ ከለላ ከማንኛውም ሰው ጋር ያለኝ በጣም ጥሩ ግንኙነት ነው ብየ አስባለሁ እነ ከሰው አልጣላም እንደሁ ስራዬን አክብረው የምሰራ ልጅ ከሰዎች ጋር ማለት ሰዎች በቀላሉ ከሰዎች ጋር በቀላሉ እግባባለሁኝ አና ስራዬንም አክብረው ስለምሰራ ከባልደረቦቼ ጋር በባልደረቦቼ በጣም ተወዳጅ እና ተናፋቂ ልጅ ነኝ። እንደዛ ስለሆነ የኔ በቃ ስራዬን በአግባቡ ስለምሰራ ከባልደረቦቼ ጋር ጥሩ የሆነ ግንኙነት አለኝ እላለሁ።

በመንገድ ላይ ምግብ ትገዛለህ ይላል ጥያቄው አዎ የኔ መልስ አዎ ነው። በአብዛኛው ጊዜ በመንገድ እየተጓዝኩኝ እያለ ምግብ እገዛለሁኝ። እንደዚህ ምግብ ሲባል አሁን ብዙ አይነት ምግብ አለ። ግን በመንገድ ልገዛቸው የምችለው አይነት ምግብ እነዚህ ብስኩት እንደ ብስኩት አይነት እነዚህ ቺብስ። በእኛ አሁን ደግሞ እርጥብ እንለዋለን። እርጥብ ማለት ከድንች የሚዘጋጅ ነው። ከድንች ድንች ከድንች ተዘጋጅቶ በዳቦ ውስጥ እንደ ሳንድዊች ሆኖ በዳቦ ውስጥ ገብቶ ላይክ እንደ ሳንድዊች ሆኖ የሚበላ ምግብ። እርጥብ ይባላል። እና እንደዚህ አይነት ነገሮችን በመንገድ ላይ እየገዛው እመገባለሁ ማለት ነው።

የድሮ ፎቶ ፎቶዎችህን ትይዛለህ ይላል ጥያቄው በሚገባ የድሮ ፎቶዎቼን በብዙ መልኩ ይዛለዉኝ ማለት ነው። የድሮ ፎቶዎችን እኔ የሚይዝበት መንገድ። በእንደዚህ በሶሻል ሚዲያዎች በማህበራዊ ሚዲያ እንደዚህ። በመለላክ ከጓደኞቼ በመላክ በምናምን አስቀምጥና። ስልኩ ስልኩ ጠፍቶብኝ ራሱ ሌላ ስልክ ገዝቼ ስከፍት ከዛ በማህበራዊ ሚዲያ ገብቼ ፈልጌ አገኛቸዋለሁ ማለት ነው። እና አሁን የድሮ ፎቶዎቼን በጣም የድሮ የቆዩ የድሮ ፎቶዎቼን ራሱ አሉኝ ማለት ነው። ከጓደኞቼ ጋር የተላላኳቸውን እንደዚህ ታሪክ ላይ ስለሚቀመጡ። እነሱን ገብቼ አውርጄ እይዛለሁ ማለት ነው። እና ብዙን ጊዜ የድሮ ፎቶዎች አይጠፉብኝም። የራሴን መካኒክ ተጠቅሜ አስቀምጣለው ማለት ነው።

ልብስ ምን ያህል ጊዜ ታጥባለህ ይላል? እኔ ልብስ የማጥብበት መንገድ ማለት እንደ ሁኔታዎች ይወሰናል። አሁን ለምሳሌ አንዳንዴ ሁለት ቀን የለበስኩትን ልብስ አጥባለሁኝ በሶስተኛው ቀን ላጥብ እችላለሁኝ። እንዲሁም ደግሞ ሳምንት አራት ቀን አምስት ቀን ለብሼ ደግሞ በስድስተኛው ቀን ወይ በሰባተኛው ቀን ወይ ከሳምንት አንዴ ላጥብም እችላለሁኝ ማለት ነው ይወሰናል። ለምሳሌ ጭቃ ጭቃ እንዲሁም እንደምውልበት ቦታ ይወሰናል ማለት ነው። በጭቃ ቦታ እና ሌላ ደግሞ የማይሆን አቧራ በሚበዛበት ቦታ ምውል ከሆነ እሱን ሁለት ቀንም ላለብሰው እችላለሁ። አንድ ቀን ለብሼ እራሱ በሁለተኛው ቀን ልብስ የማጥብበት አጋጣሚ አለ። እና እንደ ሁኔታዎች እኔ ልብሴን የማጥበው እንደ ሁኔታዎች ውስን ነው ማለት ነው ይወሰናል። ይሄንን ነው ማለት የምፈልገው።

ዛሬ የመጀመሪያ ምግብህ ምን ነበር ይላል? ዛሬ የኔ የመጀመሪያ ምግብ ጾም ዛሬ አርብ ነውና የጾም ቀን ነውና። ስድስት ሰዓት አካባቢ ነው ምግብ የመጀመሪያ ምግቤን የበለውት እና በዛ ሰዓት የበለውት ምግብ ደግሞ። ግማሽ ፍርፍር እና ግማሽ ፓስታ ባትክልት ወይም ደግሞ መጠሪያው ፓስታ ሀፍ ሀፍ ሀፋፍ ተብሎ እንጠራዋለን ግማሽ ግማሽ ማለት ነው። እና የኔ የመጀመሪያ ምግብ ያ ነበረ።

"ሽማግሌዎችን እንዴት ታከብራለህ?" ይላል እኔ ሽማግሌዎችን እናቶችን፣ አባቶችን እንደውም በእነሱ እድሜ ልክ ያሉትን ሽማግሌዎችን በብዙ መንገድ አከብራለሁኝ ማለት ነው። ለምሳሌ ያክል አሁን ታክሲ ላይ ሽማግሌዎች ምናምን ሲያጋጥሙኝ እኔ ቀድሜ ገብቼ ተቀምጬ ወንበር ይዤ ከሆነ ሽማግሌው ሲመጡ ለነሱ ቦታ ለቅቄ እኔ እቆማለሁኝ ማለት ነው። እና ሽማግሌወች ከሚቆሙ እኔ ቆሜ እነሱን አስቀምጣለሁኝ ማለት ነው። በሌላ መንገድ ደግሞ የሆነ ቦታ የሆነ አግዛለሁኝ ማለት ነው። እንዲሁም ደግሞ የሆነ እቃ ይዘው አንዳንድ ቦታ የሚያጋጥመኝ የሆነ ትላልቅ ሰዎች ሽማግሌዎች የሆነ እቃ ይዘው ሳገኛቸው እየተጓዙ በመንገድ ላይ ካሉ ያንን የያዙትን እቃ እኔ በመሸከም አግዛቸዋለሁኝ ማለት ነው። እንደው ደግሞ እንደዚህ በእምነት ቦታዎች አሉ እርዳታ የሚያስፈልጋቸው ሽማግሌዎችን ወደሚፈልጉበት ቦታ በመውሰድ አግዛለሁኝ ማለት ነው።

ሾርባ ትወዳለህ ይላል? ጥያቄው በሚገባ እኔ ሾርባ እወዳለሁ። ሾርባ በአብዛኛው የምጠቀመው እንደዚህ ምግብ ቤት ገብቼ እንደዚህ በእኛ አካባቢ በየአይነት የሚባል ምግብ አለ እና በየአይነት ምግብ ስናዝ እንደ መጀመሪያ ቅድሚያ ምግቡ ከመምጣቱ በፊት እንደ አትክልት የአትክልት ሾርባ ይቀርባል። እና እሱን በደንብ ከተመገብን ወይ ከጠጣው በኋላ ምግቡ ይመጣል ማለት ነው። እና ሾርባ በደንብ እወዳለሁ። እንዲሁም ሌላ ሾርባ በራሱ ለብቻ ሾርባ ቤት አለ። ሾርባና እንደዚህ ትኩስ ትኩስ ነገሮች የሚሰሩበት ቤት አለ እዛ በመሄድ።